እሺ የድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ሰላም እግዚአብሔርን ለሁላችን እየተመኘሁኝ። የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው? የስራ ጊዜ ገደብ ታስተካክላለህ ይላል? እንግዲህ በመጀመሪያ ደረጃ የስራ ጊዜ ማለት አንድ ግለሰብ አንድ ሰው በግል ስረውም ሊሆን ይችላል። ወይም ደግሞ የግለሰብ ተቋማት ላይ የግለሰብ የግለሰብ ድርጅቶች አሉ። በእነዚያ ድርጅቶች ውስጥ ተቀጥሮ ሊሰራ ይችላል። ወይም ደግሞ በመንግስት ተቋምም እንደዚሁ ተቀጥሮ ቋሚ ሰራተኛ የተቋሙ አባል ሆኖ ሊሰራ ይችላል። ስለዚህ ስራውን ሲሰራ ምንድነው? ማለት ነው ጊዜ ገደብ አለው ማለት ነው። ምክንያቱም መደበኛ የሆነ የስራ ጊዜ አለው። እንደገና ደግሞ ከዚያ ውጭ ያለውን ደግሞ ለራሱ ለግል ሰራው የሚያውል የሚያውል ይሆናል ማለት ነው። ስለዚህ ይሄ ደግሞ በመጀመሪያ ደረጃ እንደ ሀገር። የትኞቹ እለታት የስራ ቀን ናቸው። የሚለው በመጀመሪያ ደረጃ እንደ ሀገር የተወሰነ አለ። ከዚያ ደግሞ ምናልባት እንደ እንደ የተቋም አይነቱ ማለትም እንደ ስራው ጫና ብዛት በዚያ ተቋም ውስጥ ባለው የስራ ጫና አማካኝነት የጊዜ ገደቡ ሊጨምር ሊቀንስ ይችላል። ማለት ነው። ነገር ግን በዋናነት በመደበኛነት ማንኛውም የግልም ይሁን የመንግስት ሰራተኛ ወይም ተቀጥሮ የሚሰራ ማንም ሰው ቢሆን። ጊዜ የስራ ጊዜ ገደቡ ከስንት እስከ ስንት ነው? ጠዋት ከሁለት ሰዓት እስከ ስድስት ሰዓት ተኩል ሊሆን ይችላል እስከ ስድስት ሰዓት ነው። ብዙ ጊዜ እንግዲህ ከሁለት ሰዓት እስከ ስድስት ሰዓት። ማነው ጠዋት ማለት ነው። እንደገና ደግሞ ከምሳ በኋላ ደግሞ ከስምንት ሰዓት ጀምሮ እስከ አስራ አንድ ሰዓት የሚል ነው። በቃ ጠቅላላ የመንግስት አዋጅ ነገር ግን። አንዳንድ ስራዎች አንዳንድ ተቋሞች ስራ ስለሚበዛባቸው ጠዋት ጠዋትም ቀደም ብለው እንዲገቡ የሚደረጉ አሉ ከሁለት ሰዓት በፊት ማለት ነው። እንደገናም ደግሞ ኋላም ምሳ ሰዓት ሲወጡም ራሱ ከስድስት ሰዓት አለፍ ብሎ እስከ ስድስት ሰዓት ተኩል ድረስ የሚቆዩ አሉ ማለት ነው። ስለዚህ ይሄኛው እኔ በግሌ የስራ ጊዜ ገደብን የማስተካከል ሳይሆን እንደ አጠቃላይ በተቋሙ ደረጃ ወይም ደግሞ በመንግስት ደረጃ በፌደራል መንግስት ደረጃ የስራ ሰዓት ገደብ በዚያ በመንግስት ይስተካከላል ማለት ነው። በዚያም አልቆና ጸድቆ ደግሞ እንግዲህ ስራው በጣም እጅግ በጣም ከባድ እና። የትኛውንም ስራ በዚህ በተፈቀደ ሰዓት ብቻ መስራት ሲያቅት ደግሞ ምንድነው የሚደረገው? ተጨማሪ ጊዜ ይጨመርና በዚያ በእያንዳንዱ የስራ መስክ ሰዎቹ ከስራ ከመደበኛ ስራ ጊዜያቸው በላይ እንዲሰሩ ይገደዳሉ ማለት ነው። ነገር ግን ምንም ስራውን ለመስራት ስለሆነ የሚገደዱት ከዚህ ጎን ለጎን ደግሞ የሚያገኙት ጥቅማ ጥቅም አለ ያ ማለት ምንድነው? ከስራ ጫና በላይ ስለሰሩ ማለትም አንድ ሰው በቀን የሚሰራው የስራ ጊዜው ይሄ ነው። ተብሎ የተገደበልን ጊዜ ስላለ ከዛ ውጭ የሚሰሩት ስራ። በክፍያ በተጨማሪ ክፍያ ይታሰብላ ይታሰብና በዚያ መሰረት ስራን መስራት ይቻላል ማለት ነው። ስለዚህ እኔ እንደ አጠቃላይ በተቋም ደረጃ የጊዜ ገደብ አላስተካክልም ነገር ግን እንደአስፈላጊነቱ እንግዲህ የትምህርት ክፍል ሀላፊም ከመሆኔ አንፃር። እንደአስፈላጊነቱ አንድ ለምሳሌ አንድ መምህር ኮርሶቹን በትክክል በአንድ እንደ ምሳሌ እኔ በኢንጂነሪግጂኦሎጂ ስፔሻላይዝ ያደረኩኝ ነኝ። ስለዚህ ይህንን ኮርስ የሚወስዱ ተማሪዎች በመደበኛ ጊዜያቸው ብቻ ተሰጥተው። መዳረስ ካልቻለ የግዴታ ሌላ ትርፍ ጊዜ ያስፈልገኛል ማለት በዚ ጊዜ። ከምሰራው መደበኛ ስራ በተጨማሪ እሁድ ቅዳሜም ሊሆን ይችላል ወይም ደግሞ ምሳ ሰዓት ቀርቼ ምሳ ሰዓት ላይ ሊሆን ይችላል ወይም ደግሞ ቤየትኛውን ባገኘሁት የጊዜ ሰዓት አስራ አንድ ሰዓት ተኩል ባለው ጊዜ ሊሆን ይችላል። ተማሪዎችን የማስተምር ከሆነ ይሄም እንደዚሁ ተጨማሪ ጊዜ ተስራ ከመደበኛ የስራ ጊዜ ውጭ የሆነ ስራ እስከሰራሁኝ። ለዚህ ኦቨርሎድ ይባላል የስራ ጫና አለለበት ተብሎ ተብሎ ስለሚታሰብ። ምክንያቱም ለአንድ ሰራተኛ የሚበዛ ራሱን የቻለ ክሪዲት አወር አለ። ከዚያ በላይ ሲሆን ተጨማሪ ክፍያ የሚደረግለት እና በዚያ መሰረት ተስተካክሎ ስራውን ይሰራል። ነገር ግን ለጎን ደገሞ ክፍያዉን እዲያገኘ ይደረጋል ማለት ነው። ስለዚህ በዚህ ልኩ የስራ ጊዜ ገደብ ማስተካከል ይቻላል። ነገር ግን እንደ አጠቃላይ ከተቋሙ አንፃር ሲሆን ግን የስራ ጊዜ ገደብ በእኛ ስልጣን እና በእኛ መብት ማስተካከል አንችልም ማለት ነው። የስራ ገደብን የሚመጥ የሚወስንልን የፌደራል መንግስት ስለሆነ ማለት ነው። እንደ ተቋም ግን እንደ ግል ተቋማችን ማስተካከል እንችላለን በተበወሰኑ

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ሰላመ እግዚአብሔርን እየተመኘሁ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጠው ይሆናል ማለት ነው፥ ለጥያቄው። ሚዲያ ትጠቀማለህ ይላል? እንግዲህ ማህበራዊ ሚዲያ ማለት፥ እንደ አጠቃላይ ማንም ሰው በራሱ ስም ሊሆን ይችላል ወይም በየትኛውም ዝምብሎ ፌክ ውሸት የሆነ ስምም እየፈጠረ ሊሆን ይችላል ወይም ደግሞ የተለያዩ መንግስታዊ ተቋማትም የራሳቸው የሆነ ዌብ ፔጅ ይኖራቸዋል ማለት ነው። ዙሮ እነዚህ ዌብ ፔጆች ምንድነው የተለያዩ ማንም ሰው እንደፈለገው ዋይፋይ ወይም ዳታ አብርቶ ወይም ዋይፋይ ላይ ኮኔክት አድርጎ መረጃዎችን ከተለያዩ ተቋማት በቀላሉ ፈልጎ የሚያገኝበት ወይም ደግሞ እንደዚሁም ደግሞ እሱ መረጃ ሊለቅ ከፈለገ እንደው ማህበረሰቡ ቢያየው ወይም ደግሞ አምብቦ ቢረዳው ይጠቅመዋል ወይም ደግሞ ምክርም ሊሆን ይችላል ወይም ደግሞ የሚጠቅም አገልግሎት የሚሰጥ ወይም ደግሞ አዲስ ቴክኖሎጂም ሊሆን ይችላል እንደነዚህ አይነት አዳዲስ የሆኑ ነገሮችን ለሰዎች ለማጋራት ሲል ወይም ደግሞ ሰዎች ያጋሩትን ነገር ለማየትና ያንን ተጠቅሞ ደግሞ እሱም የግል ህይወቱን ምናልባት የሚቀይርም ሊሆን ይችላል እንደው በተለይ አሁን ዘመኑ እንግዲህ በጣም እያደገ እና የቴክኖሎጂ ወቅት በመሆኑ ሁሉም ሰው የፈጠራ ውጤቶቹን በተለያዩ ማህበራዊ ሚዲያዎች እየለቀቀ ሰው ሁሉ ከዚያ ተነስቶ እንዲማርበት ነው እንግዲህ ዋናው አላማው እና እንደዚህ አይነት ሚዲያዎችን በመከታተል ራሱን በተለያዩ የስራ መስኮች ላይ እንዲያውል የሚያደርግ ስለሆነ የማህበራዊ ሚዲያን መጠቀሙ እጅግ በጣም ጥሩ ነው ብዬ እኔ ራሴ አምንበታለሁኝ እና ማህበራዊ ሚዲያ እኔም እንደራሴ እጠቀማለሁ ማለት ነው። ነገር ግን እንግዲህ ቅድም እንደገለጽኩት ማህበራዊ ሚዲያ ሲባል ማንም ሰው በነፃ ፍላጎት በፍላጎቱ በራሱ ፍላጎት የሚለቀው ስለሆነ ሁሉም ሰው ደግሞ ጤናማ ነው ማለት አይቻልም። ሁሉም ሰው ጤናማ አይደለም። ስለዚህ አንዳንድ ሰዎች እንደው በቃ ከባህላችን ወጣ ያሉ ነገሮችን፥ በቃ እንደው ራቁታቸውን እንደ እብድ ሆነው ራሱ የሚለቁት አይነት ቪዲዮ፣ ፎቶ ምናምን እንደው ይሄ ጸያፍ የሚባል አይነት ድርጊት አለ። በእምነትም እንደው የሚወገዝ አይነት ነገር ማለት ነው እንደነዚህ አይነት ድርጊቶችን ሼር የሚያጋሩ ሰዎች አሉ። እነዚህ አይነት ሰዎች አይደሉምና በተለይም ማህበራዊ ሚዲያውን ሰው እንደው በቃ ምንድነው መሆን ያለበት ሴሌክቲቭ ማለት መርጦ መጠቀም መቻል አለበት ማለት ነው። ዝም ብሎ ማህበራዊ ሚዲያ ገብቶ ዝም ብሎ ሀተት ኮተቱን ዝም ብሎ ግብስባሱን ሁሉ ሲያዩ ጊዜን መግደል ጊዜን ማጥፋት ሳይሆን የሚጠቅም ጠቃሚ ጠቃሚ እጅግ በጣም ደስ የሚሉና ቴክኖሎጂን በቃ የሚያስተዋውቁ ለቴክኖሎጂው ቅርብ የሆኑ ባለሙያዎች የሚለቁትን እንደዚሁም ሚዲያዎችንም እንደዚሁ የተለዩ ሚዲያዎችን ብቻ መርጦ እነሱን በመከታተል ራሳችንን እና ራሳችንንም እናሳድግ የእውቀት አድማሳችንንም እናስፋ እላለሁኝ እንደው በዚህ አጋጣሚ እና እንደነዚህ አይነት በቃ ጠቃሚ የሆኑ መረጃዎችን ለሰው ልጅ እያሉ የሚያጋሩ እነዚህ አይነት ሰዎችን በዚህ አጋጣሚ እንደው ክብር ይድረሳቸው አመሰግናለሁኝ። ከዚህ በተቃራኒው ደግሞ ማህበራዊ ሚዲያ ነው፥ መቤቴ ነው እያሉ ደግሞ እጅግ በጣም እና አጸያፊ የሆኑ ድርጊቶችን በማህበራዊ ሚዲያ የሚለቁ ሰዎች ደግሞ እንግዲህ ፈጣሪ ልቡና ይስጣቸው። ከዚህ ስራቸው እንዲታቀቡ እንደው የእሱ ፈቃድ ይሁንና ይሄንን ወደ አእምሮአቸው ይመልስልኝ እላለሁ በዚህ አጋጣሚ። ዙሮ ዙሮ ማህበራዊ ሚዲያ እንግዲህ ለተለያዩ ነገሮች እንደምንጠቀም በቃ ምንም ጥያቄ የለውም ማለት ነው፥ ለተለያዩ አላማዎች። እንግዲህ ከጓደኞቻችን ጋር ግንኙነት ለማማ ግንኙነት ስንል፥ ሰላምታ እንዴት አለህ ምናምን ስለ ምንነቱ፣ ስለ ጤንነቱ፣ ስለ ደህንነቱ፣ ስላለበት ሁኔታ እንደው በአጠቃላይ ስለ ጓደኞቻችን የኑሮ ሁኔታ ልንጨነቅ ልንነጋገር ወይም ልንጫወት ወይም ደግሞ እንደዚሁ እየተገናኘን ዙም ሚቲንግ ይሄ ቪዲዮ ኮልም ሊሆን ይችላል ወይም ደግሞ በመጻጻፍም ሊሆን ይችላል ብቻ በተለያየ መልኩ ጓደኞቻችን ጋ ጊዜ የምናሳልፍበት እና እጅግ በጣም እንደው ላወቀበት ሰው በጣም ጥሩ ነው እላለሁኝ። ላላወቀበት ሰው ደግሞ ገዳይ ስለሆነ በዚህ ልክ ጥንቃቄ እናድርግ ማህብራዊ ሚዲያ ዙር ውስጥን ተጠቃሚዎች ማለት ነው። በዚያ ልክ ታሳቢ አድርገን ማህበራዊ ሚዲያን ለጥቅም እንድናውለው በዚህ አጋጣሚ ጥብቅ እና ጥልቅ የሆነ ምክር አዘል አስተያየቴን እሰጣለሁኝ። ደቂቃ እያለቀብኝ ነው። ሰላም ቸር ይግጠመን በማለት እንግዲህ

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄዬ የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው? በምን ሰዓት ትተኛለህ ይላል እንግዲህ በመጀመሪያ ደረጃ በምን ሰዓት ትተኛለህ ሲባል ማታ ምሽት ማለት ነው። ሁልጊዜ ስንት ሰዓት ላይ በምን ሰዓት ማለት ስንት ሰዓት ትተኛለህ ለማለት ነው። በምን ሰዓት ትተኛለህ ይላል? በመጀመሪያ ደረጃ በምን ሰዓት ትተኛለህ ሲባል ማታ ምሽት ማለት ነው። ሁልጊዜ ስንት ሰዓት ትተኛለህ በምን ሰዓት ማለት ስንት ሰዓት ትተኛለህ ለማለት ነው። ወይም ደግሞ ስንት ሰዓት ተኝተህ ትቆያለህ ሊሆን ይችላል። ድሮ በምን ሰዓት ማለት መጀመሪያ ወደ መኞታ ክፍል ገብቼ እረፍት የማደርግበትን ሰዓት ነው። እንጂ ከተኘሁ ጀምሮ እስከ ምነሳ ድረስ የሚወስደውን ጊዜ ነው የሚጠይቅ ነገር። ግን በምን ሰዓት ከሆነ ግን በመጀመሪያ ደረጃ ሄጄ የምተኛበትን ጊዜ ስለሆነ ጥያቄውን በደንብ ተረድቼዋለሁ። ስለዚህ በዚህ መልክ የመልስ ትንታን እሰጣለሁ ማለት ነው። እንግዲህ እንደሚታወቀው ሰዎቹ በስራ በጣም በቃ ደክመው ከዋሉ አሉ እንደው ማታ አንድ ሰዓት ላይም ራሱ ሄደው ሊተኙ ይችላሉ። በጣም ከመድከማቸው የተነሳ ማለት ነው። ቀን ብዙ ስራ የሰራ ሰው በጣም ስለሚደክመው በቃ ቀጥታ እደሄደ ራቱን ይበላና ሄዶ እረፍት ሊወስድ ይችላል ማለት ነው። ነገር ግን እንደማንም ሰው ጤናማ የሆነ ስራ ሲሰራ የዋለ ሰው እስከ ሶስት ሰዓት እስከ አራት ሰዓት ማታ እስከ አምስት ሰዓትም ሊያመሽ ይችላል ማለት ነው። ወይም ደግሞ ከዚህ በተቃራኒው ደግሞ አንዳንድ ሰው ምንድነው? ቀን ሳይሰራቸው የዋላቸው ስራዎች ካሉና እነዚያን ስራዎች መስራት ደግሞ ግድ ከሆነበት ምንድነው ሊያደርግ ይችላል ማለት ነው። ይሄ ሰው ቁጭ ብሎ ማታ እስከ ስድስት ሰዓት ሊሆን ይችላል ተቀምጦም የሚያድርበት ሁኔታ ሊኖር ይችላል ማለት ነው። እንግዲህ እንደ ስራው ጫና የሚለያይ ቢሆንም ስለዚህ ተቀምጦ ያንን የቀኑን ስራ ሲሰራ ያመሻል ወይም ሊያድርም ይችላል ማለት ነው። እና በዚህ አጋጣሚ ግን እንደው እንደው በአጠቃላይ በአማካኝ ማለት ነው። ማንም ሰው ቢሆን ወደ መኝታ ክፍሉ ሄዶ እረፍት የሚያደርገው ከምሽቱ ከሁለት ሰዓት ተኩል እስከ ሶስት ሰዓት ባለው ጊዜ ውስጥ እንዲያው ዘጠና ፐርሰንት የሚባለው የኛ አካባቢ ማህበረሰብ በዚህ ሰዓት ውስጥ ነው ሄዶ ወደ መኝታ ክፍሉ የሚሄድ ማለት ነው። ነገር ግን እኔም እንግዲህ ከዚህ ማህበረሰብ ውስጥ አንዱ አባል ነኝና ብዙ ጊዜ ብዙ ጊዜ ማለት ይቻላል። መኝታ እረፍት የማደርገው ለመጀመሪያ ጊዜ ከሁለት ሰዓት ተኩል እስከ ሶስት ሰዓት ባለው ይሆናል። ነገር ግን ቅድም እንደገለፅኩኝ አንዳንዴ አልፎ አልፎ እስከ አራት ሰዓት እስከ አምስት ሰዓትም የማመሽበት ሁኔታ አለ ያ ከምን አንፃር ነው? ምናልባት እንግዲህ ቀን በጣም ስራ በዝቶ ማነው ስራ ሳልጨርስ ከቀረሁኝ ነገ በነገውም ቀጣይ ብዚህ የምሆን ከሆነ ያንን ሁሉ ነገር አስተካክዬ ማደር ግድ ስለሚለኝ ያን ሁሉ ለማስተካከል የግዴታ በጣም ስለማመሽ እስከ አምስት ሰዓት ድረስ ወደ መኝታ ክፍል የማልገባበት ሁኔታ አለ ማለት ነው። ወይም እረፍት የማላደርግበት ሁኔታዎች ሊፈጠሩ ይችላሉ ማለት ነው። እና እንግዲህ በዚህ ርዕሰ ጉዳይ። ያለኝ አጠቃላይ ጽንሰ ሀሳብ ይህንን ይመስላል ምናልባት ከዚህ ወጣ ያለ ሀሳብ እንኳን ያለኝ አይመስለኝም። ምናልባት ያደጉ ሀገሮች የሚባሉት መልእክት ናቸው። እነሱ እንደው ቢበዛ አራት ሰዓት ወይ ሶስት ሰዓት ነው የሚተኙት የሚባል እንግዲህ እኔ እንኳን ያን ያህል አላየሁኝም እንደዛ አይነት ወሬ አለ። ለምንድነው ብባል አንደኛ በጣም ያደጉ ሀገሮች ምንድነው? ቀንም ይሁን ሌሊት ማታም ይሁን በቃ የኤሌክትሪክ አምፖሉ ወይም ብርሃን እንደፈለጉ በቃ ብርሃን ነው በቃ ሌሊት ይሁን ቀን ይሁን አያውቁትም። እና ስለዚህ እንደፈለጉ መንቀሳቀስ ስለሚችሉ እንደፈለጋቸው በቃ ምንም አይነት የህይወት ችግር ማለት ይሄ ምንድነው ሪስኪ የሚባለው ነገር ስለማይደርስባቸው። ሰው ስለ በቃ ህግና ስርዓት ስላለ ህጉና ስርዓቱ በጣም ጠንካራ ስለሆነ ማንም ማንንም የማይነካ ስለሆነ። ሌሊቱን ሙሉ ራሱ ስራ ላይ ተጠምደው ስራ ሲሰሩ ያድራሉ ይባላል ይሄ እንደየአካባቢው ይለያያል ማለት ነው። እና አሁን እኛ አካባቢ ለምሳሌ ከምሽቱ ሁለት ሰዓት ወይም ሶስት ሰዓት በኋላ እንደው ውጭ ላይ የተገኘ ሰው በቃ ሌባ ህይወቱን ልገለውም ይችላል ከሱም አልፎ ሀብት ንብረቱን ሁሉ ይ ይወርሰዋል ይዘርፈዋል ማለት ነው። ዘርፎትነው የሚሄደው ምክንያቱም እዚህ ህጉ ዝም ብሎ የወረደ የላላ ስለሆነ ያን ያህል የመንግስት አቴንሽን ወይም ደግሞ መንግስት የሚሰጠው አትኩሮት በዚህ ጉዳይ ላይ ያን ያህል አይደለም። ምክንያቱም በየቦታው ዛሬ የሰው ልጅ ይሞታል የሰው ልጅ ይገደላል። ህገወጣ ላይ ራሱ ያን ያህል ትክክለኛ እርምጃ እየተወሰደበት አይደለም። ጥፋተኛ ሆኖ የተገኘው አካል ራሱ ስለዚህ በዚህ ምክንያት ማታ ውጪ ላይ ወተን አንሰራም ነገር

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማው የተጠየቁትን ጥያቄ በንባብ አስቀምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው እድለኛ ነገር አለህ ይላል እድለኛ ነገር አለህ ተብሎ እንደዚህ አይነት አረፍተ ነገር የለም። ምክንያቱም የእድለኛ ነገር አለህ የሚል ትርጉም የለውም ስለዚህ ቃሉ ዝም ብሎ በዘፈቀደ የተደረደረ ነው። እንጂ ትክክለኛ የቃላት አወቃቀርን ተከትሎና ትርጉም ያለው ሆኖ እየተመሰረተ ወይም የተገነባ የተዋቀረ ስላልሆነ። ቃሉን እንደገና በማዋቀር ወይም ደግሞ ስርዓት ይዞ በመደ ስራዓት አሲዞ በመደርደር ትርጉም ያለው ቃል ወይም ደግሞ ትርጉም ያለው አረፍተ ነገር እንመሰረት እና ለዚያ አረፍተ ነገር መልስ የምሰጥ ይሆናል ማለት ነው። ወደ ማስተካከሉ ልሂድ ማለት ነው። ስለዚህ እድለኛ የሆንክበት ነገር አለህ ተብሎ ቢጠየቅ እጅግ በጣም ደስ ይላል ማለት ነው። እድለኛ የሆንክበት ነገር ማለት እንግዲህ እኔ በህይወቴ ውስጥ የተለያዩ እድሎችን ልሞክር እችላለሁኝ ወይም ደግሞ ለኔ ቢሆኑልኝ ጥሩ ናቸው ብዬ በማለት ሊሆን ላይሆን ተብሎ በግምት ማለት ነው የተደረጉ ብዙ ነገሮች ይደረጋሉ ቢሆንልኝ ብዬ የማደርጋቸው ነገሮች ማለት ነው። ነገር ግን ሊሆኑ ላይሆኑ ይችላሉ ዙሮ ዙሮ ግን ዕድሌን የሞከርኩበት የተለያዩ ነገሮች አሉና። ስለዚህ በእነዚያ ጊዜ ብዙ ጊዜም እድለኛ ያልሆንኩበት አለ። እንደው ከሺህ አንድ ጊዜ ከሺህ ሁለት ጊዜ ሙከራዎች ደግሞ እድለኛ የሆንኩባቸው ነገሮች ስላሉ። እድለኛ የሆንኩበት ነገር ለየእንግሊው አጠቃላይ መልስ ያለኝ ከዚያ ምን ምን እድለኛ የሆንክባቸው ነገሮች ምን ምን ናቸው የሚል ጥያቄ ለምሳሌ አስነስቼ በዚህ ጥያቄ ላይ መልስ መስጠት እችላለሁ ማለት ነው። ለምሳሌ እኔ እንግዲህ በመጀመሪያ ደረጃ እዚህ ዩኒቨርሲቲ ተቀጥሬ ወይ የተቋሙ አንድ አባል ሆኜ ስራ የጀመርኩትኝ በሁለት ሺህ ሰባት በኢትዮጵያ ቀን አቆጣጠር ማለትም በሁለት ሺህ ሰባት ዓመተ ምህረት መስከረም ላይ ነው። እንግዲህ በመጀመሪያ ደረጃ ተቋሙ በእኛ በጂኦሎጂ ትምሀርት ክፍል ማለት ነው። ሁለት ሰው እፈልጋለሁ ብሎ በአዲስ ዘመን ጋዜጣ ማስታወቂያ አወጣ በዚህ ያንን ማስታወቂያ አነበብኩና ከዛ በኋላ የበቃ የማመልከቻ እንትን ሲቪ አስገባው ማለት ነው። ወደ ተቋሙ የኔን ማንነት የኔን ፕሮፋይል የሚገልጽ አጠቃላይ የትምህርት ማስረጃዎችን ይዤ እንደምፈልግና አንድ ተወዳዳሪ እንድቀርብ አመለከትኩኝ። ከዛ በኋላ ባመለከትኩት መሰረት የሆነ ቀን ላይ ተጠራን። በዚህ ትምህርት መስክ ላይ ያመለከታችሁ ለመፈተን የብቁ የሆናችሁ ወይም ደግሞ ፍላጎተኛ የሆናችሁ በዚህ ቀን ለፈተና እንድትመጡ ተብለን ለማስታወቂያ ተገለጸልን። በዚያ መሰረት እንግዲህ መጣን ወደ ፈተናው ተቋም ውስጥ መጣንና ፈተናውን ገብተን ተፈተንናል። ስንፈተን አርባ ሁለት ሰዎች ሰዎች ነበርን። በሁለት ተወዳዳሪዎች ከዚያ ውስጥ እንግዲህ ሁለት ሰው ነው የሚፈለግ አርባ ሁለት ተወዳዳሪ ነበረ። በስፋቱ ከዛ በኋላ እኔ በዛን ሰዓት አንደኛ ሆኜ ከአርባ ሁለትቱ ተወዳዳሪዎች ውስጥ አልፍያለሁኝ። ስለዚህ አንደኛ ሆኜ በማለፌ ያው እንግዲህ የተቋሙ አንድ አባል ሆኜ ስራዬን እየሰራሁ እገኛለሁ እስካሁን ድረስ ማለት ነው። እና አንደኛ እድለኛ የሆንኩበት ምንም አይነት ችግር ሳይገጠመኝ በሀምሌ እንደተመረኩኝ በመስከረም በመጀመሪያ ፈተና ሙከራዬ በዚሁ ቦታ ተቋም በዩኒቨርሲቲው በደብረ ማርቆስ ዩኒቨርሲቲ ተቋም ስራ እየሰራሁ እገኛለሁ። ምንም ጊዜ ሳላጠፋ በቃ ቀጥታ እዚሁ ገብቼ ማለት ነው እና ይሄ እንግዲህ ለኔ አንድ እድለኛ የሆኑበት ነገር ነው ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ እንደሚታወቀው ብሄራዊ የኢትዮጵያ ሎተሪ አስተዳዳሪ አለ። ሁሌም ቢሆን ሁሌም ሁሌም ሎተሪ እሞክራለሁኝ ነገር ግን አንድም ደርሶኝ አያውቅም። አሁን በባለፈው ብቻ ማስተዛዘኛ ብር ደርሶኝ ያም ያን ያህል እድለኛ አያስብልም። ዞሮዞሮ የተወሰነ ብር አግኝቻለሁ ይህም አንድ እድለኛ የሆኑበት ነገር ነው። ነገር ግን ብሩን ስናየው በጣም የወረደ ስለሆነ። የደረሰኝ ብር በዚህ ደረጃ የሚወራ አይደለም። ግን እድለኛ የሆንክበት ነገር ሲባል በተለያየ በህይወቴ ውስጥ ስኬታማ የሆንኩበት ማለት ነው። እና እንግዲህ እድለኛ የሆንኩበት ነገር ምናልባትም ለምሳሌ ከአንደኛ ክፍል ጀምሬ እስከ ዩኒቨርሲቲ ድረስ ስማር። በምንም አይነት የትምህርት መሰናካከል ማለት በትምህርት ሳልወድቅ። በቃ በተክለኛ በመደበኛ የትምህርት አስጣጥ መሰረት አንድም አመት ሳልወድቀ ትምህርቴን ውጤታማ ሆኜ መመረቅ መቻሌም ራሱ ሌላ እድለኛ የሆኑበት ነገር ነው። ማለት እችላለሁ።

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የምርስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው ማር ትወዳለህ ይላል? እንግዲህ በመጀመሪያ ደረጃ ማር ማለት ምንድነው? ስንል እጅግ በጣም ባአለም ላይ ካሉ ጣፋጭ ነገሮች። ማር የመጀመሪያውንና እንደው ትልቁን ቦታ የሚይዝ ይሆናል ማለት ነው። በጣፋጭነት ደረጃው መጣፈጡ ብቻም ሳይሆን ደግሞ ከዚህ አልፎ ተልፎም ደግሞ ማር ምንድነው? ተፈጥሮአዊ ነው በተፈጥሮ ነው የሚገኘው በተፈጥሮ ስንል ንብን ማርን የሚሰሩት ንብ የሚባሉ ነፍሳት አሉ። ስለዚህ እነዚህ ነፍሳት ከተለያዩ የእጽዋት አበባ ላይ የአበባውን ኔክታር ቀስሞ በመውሰድ በዚያ በመኖሪያ ቦታቸው ቀፎ ይባላል። እዚያ ቀፎ ውስጥ ያንን ማር ኔክ የአበባውን ኔክታር ማለት ነው። እዚያ ወስደው በማስቀመጥ በቃ እንግዲህ ራሳቸው ከምን ወደ ምን እንደሚወስዱት አይታወቁም። ፕሮሰሱ ራሳቸው የሚያደርጉት ፕሮሰስ የሚሰሩት ፕሮሰስ አለ። ከዛ በኋላ ይሄ በንቦች አማካኝነት ከተለያዩ አበባ ኔክታሮች ተሰብስቦ ንቦች ቆፎ ውስጥ ንቦች መኗሪያ ቦታ ውስጥ ለምግብነት ሆኖ የሚገኘው ተፈጥሮአዊ የሆነ ማር እጅግ በጣም ሲበዛ ጣፋጭ ነው። እጅግ በጣም ሲበዛ ሀይልና ሙቀት ሰጭ ነው። እጅግ በጣም ሲበዛ ደግሞ በሽታ ተከላካይ ነው። ለምን ሀይልና ሙቀት ሰጠ ለምን በሽታ ተከላካይ ሆነ የሚለውን ብናይ ደግሞ እንግዲህ ቅድም ለመግለጽ እንደሞከርኩትኝ ይህ የማር ከተለያዩ የአበባ የሚዘጋጅ ስለሆነ ይሄ አበባ ማለት ነው የተለያዩ አበባዎች የተለያዩ የጽዋት አይነቶች የተለያየ አይነት መፍትሄ የበሽታ መድሃኒት ናቸው። ስለዚህ ከተለያዩ እጽዋት ስለተሰራ የተለያዩ በሽታዎችን የመፈወስ የማዳን አቅም ያለው የምግብ አይነት ነው ማለት ነው። እና በዚህ አጋጣሚ እንደውም በዚያ በመኖሪያ ቦታቸው ቀፎ ይባላል። እዚያ ቀፎ ውስጥ ያንን ማር ኔክ የአበባውን ኢትዮጵያ እንግዲህ እንደሚታወቀው መልእካምድርዋ ለአበባ መፈጠር ወይም ደግሞ አበባ ተፈጥሮአዊ የሆኑ አበባዎች እንደ አድዮ ኑግ የሚባሉና የተለያዩ የግብርና ሰብሎች አሉ። እነሱም እንግዲህ በሚያብቡበት ወቅት የነሱን አበባም እየቀሰመች እነዚህ ንቦች የሚባሉት ነው ነብህ የሚባሉ ነፍሳት ማር የሚሰሩበት ሂደት ጠቅላላ ሂደት ማለት ነው። እና ማር እንግዲህ እጅግ በጣም ሲበዛ ጣፋጭ የሆነ በዚህ አለም ላይ ጣፋጭ የሆነ ምግብ ነው። ከዚያ በተጨማሪም ሀይልና ሙቀት በጣም ለሰው ልጅ ይሰጣል እንደዚሁም ደግሞ የተለያዩ በሽታዎችን የመፈወስ አቅም አለው ማለት ነው። እንደውም አንዳንዴ በገጠር እንግዲህ በባህል የህክምና ዘርፍ ላይ ምንድነው? የባህል ህክምና አዋቂዎቹ እነሱ የሚያውቁትን መድሃኒት ከሰጡ በኋላ ይህንን በማር እንደዚህ አድርገው ውሰደው ይላሉ። ማር እዚህ ላይ ትልቅ ሚና እንዳለው ስለሚያውቁ ማርን ለበሽታ ፈዋሽነት በጣም ፍቱን የሆነ በቃ ተመራጭ እና ፍቱን የሆነ ማነው አንድ የምግብ አይነት ነው ማለት ነው። እና እንደውም በዚህ አጋጣሚ ደግሞ እንደው ማንም ሰው ቢሆን እንደው የው እንደ ገቢ መጠናችንን እንለያያለን እንጂ ማርን እየገዛን በተለይ በተለይ ጠዋት ጠዋት ከዳቦ ጋራ ብንጠቀም። ቀኑ እጅግ በጣም ብሩህ ሆኖልን እጅግ በጣም ደግሞ ጠንካራ ሆነን በስራችን በጣም ስራችንን በተቀላጠፈ ሁኔታ ሰርተነ ያለምንም የድካም ስሜት እንደዚሁም ምንም አይነት በሽታም እንትን ሳይለን መቋቋም ወይም ደግሞ ስራችንን በተቻለ መጠን ቀልጣፋ ሆነ እንድንሰራ ያስችለናል ማለት ነው። ከዚህ በተጨማሪም ደግሞ ማር እንግዲህ ቅድም ሁሉ ገልጬዋለሁኝ ስለማልጠቅም ስለማር ምንነት ከዚህ በተጨማሪም ለህፃናት ራሱ በመስጠት ያው ጠንካሮች እንዲሆኑ ጤናማዎች እንዲሆኑ ይመከራል። ማለት ነው። ማር ከእዚህ አልፎ ደግሞ ምን ጠቅሜታ አለው? ሰውነታችን በጣም በሚቆሽሽ ሰዓት ማርን በሰውነታችን አሽተን ቆዳችን ላይ አሽተናል ለተወሰኑ ደቂቃዎች ያህል ፀሀይ ላይ የፀሀይ ብርሃን ሙቀት ላይ ከቆየን በኋላ ከዛ ያንን ወንድጭ አድርገን ስንታጠበው ቆዳችን እጅግ በጣም የሚያምር የሚያምር እና እጅግ በጣም ደግሞ ለስላሳ ተፈጥሮአዊ ልስላሴው ወደ ህፃንነት የመመለስ አቅም አለው ማለት ነው። ቆዳችንን ስለዚህ የማር የተለያዩ ጥቅሞች እንዳሉት በዚህ ትንታኔ ውስጥ

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው ተገቢ የሆነ መልስ እሰጣለሁ ማለት ነው። ወደ ጥያቄው? ጢም ታቆያለህ ይላል እንግዲህ በመጀመሪያ ደረጃ ጢም ማለት ምን ማለት ነው ስንል? አገጭ ነው የምንለው እኛ አገጫችን ላይ የሚበቅል በተፈጥሮ በተለይ ገፋ ሲል በተፈጥሮ የሚበቅል ፀጉር አለ ይሄ ለህፃናት። ጢም አያበቁም። ምኩኒያቱም ይሄኛው አንደኛ ጢም የሚባለው እድሜን የሚያመላክት ተፈጥሮአዊ የእድሜ አንድ ሰው በእድሜው ገፋ ያለ መሆኑን ያመላክታል ማለት ነው። ወይም ደግሞ ትላልቅ ሰዎች ላይ ብቻ ነው የሚገኘው ይሄ ጥም የሚባለው እና ፀጉር ነው ቂም ማለት ፀጉር ነው። ግን ምን ቦታ ላይ የሚበቅል ፀጉር ነው? አገጭ በሚባለው የሰውነታችን ክፈል ያ ማለት ደግሞ ከከንፈራችን በታች በኩል የመጨረሻዋ የመልካችን ወይም የፊታችን ታች መጨረሻ ላይ ያለችው የሰውነት ክፍላችን ላይ የሚበቅል ፀጉር ማለት ነው። ስለዚህ የፀጉር ደግሞ በማንኛውም ሰው ላይ አይበቅልም ማለትም ህፃናት በተለይ ወደ ስ አመት እስከሚሞላቸው ድረስ እንደዚህ አይነት ጺም አያበቅሉም። ከሠላሳ አምስት ብዙ ጊዜ ከሠላሳ አምስት አመት በላይ ያላቸው ሰዎች ጺም ማብቀል ይጀምራሉ ማለት ነው። እና ይህንን ጺም ደግሞ ሰዎቹ በተለያየ መልኩ ነው የሚንቀባቀቡት ወይም ጺማቸውን አንዳንድ ሰዎች በንስክና በመያዝ እንዲያዲግ እንዲያዲግ ይንከባቀቡታል ማለት ነው። አንዳንድ ሰዎች ደግሞ ጺማቸውን እንደዚሁ ቶሎ ቶሎ እንደ ፀጉራቸው የሚስተካከሉ ሰዎችም አሉ። እንግዲህ ዝሮ ዞሮ ዞሮ ጺምን እንደየሰው ፍላጎት ሊያሳድግ ይችላል። በአጭር በአጭሩ ሊስተካከለው ወይም ሊቆረጠው የሚችላል ማለት ነው። እና ጢም ታቆያለህ ሲል ጢም ታሳድግ ጢም ታሳድገዋለህ ወይ ለማለት ነው። እኔ ግን ጺም ማሳደግ ማሳደግ ወይም ማቆየት ብዙ ጊዜ ስለማይመቸኝ እንደዚሁ በአጭር በአጭሩ ነው የምስተካከለው ማለት ነው። አንደኛ ለምንድነው? ብዙ ጊዜ እንደው አንደኛ እንደ ባህላችን ስናይ ጥይም የሚያሳድጉ ሰዎች ምን አይነት ሰዎች ናቸው ስንል በጣም ሽማግሌዎች የሆኑትና። እንግዲህ ይሄ ጢሙን በመጀመሪያ ደረጃ ሲበቅል ጥቁር ሆኖ ነው የሚበቅል ከዚህ አይነታችን በጣም እየገፋ እየሸመገነስነት ደግሞ የህጢማችን ወደ ነጭ ከለር ወይም ነጭ ቀለም ይሆናል ወደ ነጭ ቀለም ይቀየራል ማለት ነው። እና ብዙ ጊዜ የፀጉራቸውን ይሄንን ጢማቸውን የሚያሳድጉ ሰዎች ምንድነው? በጣም ትልቅ ሽምግልና ደረጃ ያሉ። ፀጉራ ይሄ ጥማቸውም ወደ ነጭ የተቀየሩ አይነት ሰዎች ናቸው ለተዚያ ውጪ ግን በ ከሠላሳ አምስት እስከ ሃምሳ ምናምን ቃል ላይ እድሜ ውስጥ ያሉ ሰዎች ግን ጢማቸው እዚህም ያበቅላሉ ነገር ግን ጢማቸው መብቀሉ ተፈጥሮአዊ ነው ህግ ነው የተፈጥሮ ህግ ነው ምንም ማድረግ አይቻልም። ነገር ግን መልኩ ደግሞ በዚህ እድሜ ክልል ውስጥ ላሉ ሰዎች ብዙ ጊዜ ጥቁር ነው የሚሆነው። ከሃምሳ አምስት ምናምን አመት በኋላ ግን ይሄ ጥቁር የሆነው ጥም ወደ ነጭ እየተቀየረ ይሄዳል በዚያ ጊዜ ብዙ ጊዜ ሰዎቹ አንደኛ እንደው የውሸት በሚሸመግሉ ምንድነው? ፀጉራቸውን ማሳደግ ይፈልጋሉ ያ ማለት ደግሞ የሽምግልና ወይም ደግሞ የክብር መገለጫ ነው ተብሎ የሚታወቅ። ትልቅ ትልቅ ሰው ናቸው ይባላሉ ጢማቸውን አይቶ ሰው ዝም ብሎ በቀላሉ በእድሜ እጅግ በጣም የገፉ መሆናቸውን መረዳት ይችላል ማለት ነው። እና ጢም ማሳደግ እንግዲህ እንደየሰው ባህሪ እንደየሰው የእድሜ ክልል የሚለያይ ይሆናል ምናልባትም። እስካሁን የሰጠሁት ማብራሪያም ለዚህ ጥያቄ በቂ ነው መስሎ ይመስለኛል። እገምታለሁኝ። እና ከዚህ ጋር በተያያዘ እንደው አንድ ነገር እዚህ ጋር ሳላናግረው ማለፍ የሌለብኝ ነገር ምንድነው? በጾታ ሴት የሆኑ ሰዎች ግን እንግዲህ ተፈጥሮ የተፈጥሮ ህግ ነው መሰለኝ ቂም የላቸውም። ለወንዶች ብቻ ነው ይሄ ጸጋ የተሰጠ ማለት ነው እና ወንዶች ብቻ ናቸው ጢም የሚኖራቸው። እና ወንዶቹ ሴቶቹ ጢም የላቸውም ጢም ስለሌላቸው እንግዲህ ስለ ሴቶች ጥም ምንም አይነት ነገር ወዴት ማውራት አንችልም ማለት ነው። ወንዶች ግን በዚህ ልክ ጢማችሁን በንጽህና በመንከባከብ ጥም እንግዲህ ንጽህናውን ስንል ጥም ይበጠራል ቅባት የማስፈላጊነት እንደማስፈላጊነቱ ቅባት ሊቀባም ይችላል። እንደዚሁ በየጊዜው ደግሞ እንደ ሙሉ እንደ እንደ ልዩ ልዩ የሰውነት ክፍሎቻችን ምስጋናውን ማስጠበቅ እጅግ በጣም ተገቢ ነው የሚል አጠቃላይ ምክር አዘል ማስተያየት አለኝ ማለት ነው። ለማንኛውም እንግዲህ በዚህ ርዘህ ጉዳይ ላይ ያለኝ አጠቃላይ ጽንሰ ሀሳብ ይሄንን ይመስላል። ጊዜም እያለቀ ስለሆነ ሰላም ጨርሻለውም በማለት ከወዲህ ወሰናበታለሁ ሰላም

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው ተገቢ የሆነ መልስ እሰጣለሁ ማለት ነው። ወደ ጥያቄው ጥያቄው ምንድነው የሚለው በመስመር ላይ ሙዚቃ ትሰማለህ ይላል? እንግዲህ መልሱ አዎ ነው ምክንያቱም አንደኛ በመስመር ላይ። አንድ አንድ በተለይ ወጣት የሆኑ ሰዎች እንግዲህ ሙዚቃውን በኤርፎን አድርገው ስልካቸውን ኪሳቸው ውስጥ ያስገቡና ኤርፎን ተጠቅመው ሙዚቃ እያዳመጡ የሚሄዱ የሚጓዙ ሰዎች አሉ። መስመር ላይ ስንል እንግዲህ መስመር ማለት መጓዣ መንገድ ማለት ነው። ስለዚህ መስመር ላይ እየተጓዙም ሊሆኑ ይችላሉ። ያው ዞሮ መጓዝ ነው በመስመር ላይ ያለው አማራጭ እየተጓዙ ስልካቸውን ከኤርፎን ጋር ኮኔክት ያደርጉና በቃ የተለያዩ ሙዚቃዎችን ያው ራሱ አውዲዮ እየቀያየረ ይሄዳል። ያንን ይከፍቱና እያዳመጡ ጉዟቸውን ወይም መስመራቸውን ምንም ሳይረዱት ያን ያህል ድካም ሳይሰማቸው ጉዞአቸውን ይጨርሳሉ ማለት ነው። እና እኔም ብዙ ጊዜ በመስመር ላይ ሙዚቃ እከፍታለሁ አዳምጣለሁ እሰማለሁኝ። ነገር ግን በመስመር ላይ ስሄድ ሙሉ መቶ ፐርሰንት ማነው ስሜቴ ሙዚቃው ላይ መሆን የለበትም ምክንያቱም በመስመር ላይ እየተጓዝኩ ስለሆነ መስመር ላይ ደግሞ ብዙ ነገሮች የሚንቀሳቀሱ ከመሆናቸው አንፃር እኔ ለኔ ለግል ለህይወቴ አዳጋ ሊያመጡ የሚችሉ ነገሮችንም በዚያ ልክ ታሳቢ በማድረግ ስለምንቀሳቀስ። ምንድነው ሙሉ ስሜቴ መቶ ፐርሰንት ሙዚቃው ላይ ምንድነው ስሜቴን አልጥልም። በተወሰነ መልኩ ሙዚቃውንም እያዳመጥኩ ስለምንቀሳቀስበት አቅጣጫ እንደዚሁም ስለ ግል ደህንነቴም እንደዚሁ ታሳቢ በማድረግ ድርጊት ማለት ነው። እና ብዙ ሰዎች ደግሞ ምናልባት እጅግ በጣም ጥልቅ የሆነ ስሜት ውስጥ የሚያስገባ ሙዚቃ ሊያዳምጡና ያንን እየሰሙ ከሆነ ምናልባትም መኪና ራሱ ሲመጣ ላያዩ ይችላሉ። ቢያዩትም እንኳን ሙሉ ስሜታቸው ሙዚቃው ላይ ሊሆን ይችልና ከዚያ በኋላ መኪናው መኪናም ሊሆን ይችላል ወይም ደግሞ እንስሳት ሊሆኑ ይችላሉ እንደ ውሻም ሊሆን ይችላሉ ወይም ተዋጊታ በሬ ሊሆን ይችላል ወይም ደግሞ የተለያየ ነገር ብቻ በህይወታቸው ላይ ችግር ሊያደርስ የሚችል። ማንኛውም አይነት ፍጡር ወይም ማንኛውም አይነት አዳጋ ሊጋለጡ ስለሚችሉ መስመር ላይ ሙዚቃ ለሚያዳምጡ ሰዎች እንግዲህ በዚህ አጋጣሚ ምክሬ ምንድነው? ምን አይነት ጠቃሚ ምክር እለግሳለሁ ማለት ነው። በስርዓትና ህጉን በጠበቀ መልኩ ያ ማለትም ሙሉ ስሜታችንን ሙዚቃው ላይ ማስገባት የለብንም። ሙዚቃውንም በተመሳሳይ ሰዓት እያዳመጥነ እንደዚሁም ደግሞ ለግል ደህንነታችንም መስመር ላይ እስከሆነ ድረስ ያው አስፈላጊውን ጥንቃቄ እያደረግነ መንቀሳቀስ እንዳለብን በዚህ አጋጣሚ መልእክቴን ማለት ጠንከር ያለ መልእክቴን አስተላልፋለሁ ማለት ነው። እና እንደ አጠቃላይ በመስመር ላይ ሙዚቃ ትሰማለህ ለሚለው መልሱ አዎ ነው ማለት ነው። እኔ ብቻ ሳልሆን ማንም ሰው ቢሆን መስመር ላይ እየተጓዘ እያለ ድክም ስለሚለው ድብርም ሊለው ይችላል እንግዲህ መስመሩ ረጅም ከሆነ ማለት ነው። በዚህ አጋጣሚ ሙዚቃውን ይከፍትና ሙዚቃውን እየታደመ ጉዞውን ይቀጥላል በመስመር ላይ ማለት ነው። እና መስመር ላይ ሙዚቃ ትሰማለህ ለሚለው አዎ ነው በየትኛውም ሁኔታ ቢሆን መልሱ አዎ ይሆናል ማለት ነው። እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝ አጠቃላይ በዚህ ጽንሰ ሀሳብ ያለኝ አጠቃላይ ትንታኔ ይህንን ይመስላል። ዳግም ደግሞ በተለያዩ ርዕሰ ጉዳዮች እየተገናኘን የራሴን መልስ ትንታኔ እስከምሰጥ ሰላም ቸር ይግጠመን በማለት ከወዲሁ እሰናበታለሁኝ። እንግዲህ ለመላው አለም ማለት ነው። የምሳ ሰዓትም እየደረሰ ስለሆነ ምሳ ልወጣ ስለሆነ በዚህ አጋጣሚ መልካም ምሳ ለሰው ልጅ ሁሉ ብዬ እመኛለሁኝ ቻው ቸር ይግጠመን።

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው ቀልድ መናገር ትወዳለህ ይላል? እንግዲህ ቀልድ መናገር እንግዲህ ተሰጥኦ የለኝም ምናልባት ቀልድ የሚናገሩ ሰዎች እጅግ በጣም ደስ ይሉኛል እኔም እንደው አልፎ አልፎ እንደው ሲመጣልኝ ማለት ነው። አንዳንድ ቀልድ ጣል አደርጋለሁ ያ ማለት ደግሞ ቀልድ ደግሞ በንግግራችን ወይም ደግሞ ተሰዎች ጋር እየተነጋገርን እየተጫወትን ወይም እያወጋን እያወራን እያለ ማለት ነው። ለዚያ ለምናወራው እርእሰ ጉዳይ ያው መዝናኛም ይሆናል አንድም ደግሞ ከድብርት ነፃ ያደርገናል። ምክንያቱም ፈገግታ ያመጣል ቀልድ ማለት ፈገግታን የሚያመጣ ደስ የሚል ንግግር ስለሆነ። እንግዲህ ማንም ሰው ቢሆን ዝም ብሎ ሁል ጊዜ ስሪየስ ከመሆን ማለት ቁጡ ተመሆን ያን ያህል ቁጡ መሆን ጥሩም ስላልሆነ። በንግግራችን ወይም ደግሞ በጭውውታችን ሁሉ አንዳንድ ቀልድ ቁም ነገር አዘር ቀልዶች አሉ። እነዚያን በዚያ በቀልድ መልክ ስናንፀባርቅ ወይም ደግሞ በቀልድ መልክ እነዚያን ሀሳቦች አውጥተን ስንናገር። በጣም ለአንደኛ ለንግግራችን በቃ ትልቅ ወይት እየሰጠነው ነው። ሁለተኛ ደግሞ ሙሉ ስሜታችን ወደ ንግግራችን ወደ ጨዋታችን እንዲሆን ያደርጋል። ከዚህም አልፎ ደግሞ ቀልድ መናገር እንግዲህ እሱማ እንዴት በቃ ፍክት ሲያደርግህ እኮ ነው የሚውል ሲያዝናናህ ነው የሚውል የሚባል ቀልደኛ ሰው በየትኛውም በማንኛውም ማህበረሰብ ዘንድ ተወዳጅ ነው ማለት ነው። ምክንያቱም ቀልድ እየተናገረ ሰውን ከተለያየ ጭንቀት ውስጥ ነፃ ስለሚያደርግ ማለት ነው። እና ቀልድ መናገር እኔም አልፎ አልፎ እንግዲህ ባሉኝ አጋጣሚዎች ሁሉ እቀልዳለሁ። ለምሳሌ ምን አይነት ቀልድ ሊሆን ይችላል? እንግዲህ ስለ አንድ በተለየ ሁኔታ ስን እየተጨዋወትን እያለን ከጓደኛዬ ጋር ሊሆን ይችላል ወይም ከስራ ባልደረቦቼ ጋር ሊሆን ይችላል እንግዲህ እንደርሰ ጉዳዩ ነው። ቀልዱ ሚመጣውም ደረጃ እምንጨዋወትበት ርዕሰ ጉዳይ ወሳኝነት አለው ማለት ነው። እና ከዚያ ርዕሰ ጉዳይ ጋ ሳንወጣ ነው ቀልዱ ራሱ የሚቀለደው። እና እጅግ በጣም እንደው በጣም የሚገርሙ የሚያስቁም የሚያስደሙሙም የተለያዩ ቀልዶች አሉ። ዝሮ ዝሮ በንግግራችን ላይ ጣል ጣል ሚደረጉ ማለት ነው። እና እነዚያ ቀልዶች ደግሞ በቃ ለሰው ልጅ አንድ በጥልቀት እንዲመራመር ያግዙታል። ለምሳሌ እንደው አንድ በእኛ አካባቢ አንድ ቀልድ የሚናገር ሰው ነበረ። እና ከቀልዱ የተነሳ ቁም ነገርም ሲናገር ከቀልዱ ብዛት የተነሳ ማለት ነው። ቁም ነገርም ሲናገር ቀልዱንም እየሆነ ይሁን ሁሉም ንግግሩ ስለማይታወቅበት። በቃ አንዳንዴ ምንድነው ለምንቀልዳቸው ቀልዶችም ቦታ ቦታ ይኖረው ለማለት ፈልጌ ነው። ይሄንን ሀሳብ ያነሳሁት እና ያ ሰውዬ ምንድነው? የትኛውንም አይነት ንግግሩን ሁሉ በትክክለኛ መንገድ እውነት ይናገር ቀልድ ይናገር ስለማናውቀው የሚናገረውን ነገር ሁሉ ቶታሊ ምንድነው እሱ እየቀለደ ነው ብለን ነው እንትን የምንለው። እና አንዳንዴ ቀልድ ስናበዛ ቁም ነገር የፈለግነውን ለቁም ነገር ብለን የተናገርነውን ነገር ሁሉ ቀልድ ይመስለውና ሰው ተግባራዊ ሳያደርግልን ይቀራል። እና በተለይ እንደዚህ ቀልድ የሚቀልዱ ሰዎች ቀልዳቸውን በመጠን ቢያደርጉት ጥሩ ነው። ለማለት ነው። አንድ እኛ አካባቢ ለምሳሌ አንድ ሰው ነበር እና አባ ብዙ ነህ ይባላል። እሱ ሰውዬ ምንድነው? ሁል ጊዜ እንደው የእሱን ቀልደኛነት ያልተረዳ ሰው ነው ሚሸወድ የእሱን ቀልደኝነት የሚያውቅ ሰው አይሸወድም። እና ምን ይላል የሆነች ህፃን ልጅ ናትና ባቄላ ዘር ተሸክማ እንግዲህ የሚዘራውን ባቄላ ዘር ማለት ነው። ያንን ተሸክማ ወደ እርሻ ቦታው ይ ልትዘረው በአባቷ እርሻ ቦታው ቀድሞ ከውቶችን ይዞ ሄዶ እሱ ደግሞ አባቷ ደግሞ ዘሩን ይዘሽ ነኝ ብሎ እሷ በኋላ ዘሩን ተሸክማ ስትኸድ። በዚህ አጋጣሚ ይሄ ቀልደኛ ሰውዬ ያገኛታል ይቺን ህፃን ማለት ነው። በዚያ ምንድን ይላታል። ምን ተሸክመሽ ነው? ሲላት ባቄላ ዘር ትለዋለች። ቆልተሽዋል የለም ይላታል? አረ አልተቆላም ትለዋለች። ወይ ቀኑ ስላለፈበት የመዘሪያ? ወቅቱ ስላለፈበት ይህንን ባቄላ ቆልተሽ ነበር ምትሰጪው ተቆልቶ ነው የሚዘራ ብሎ ይቀልዳታል። ከዚህ እሷ ደግሞ እውነት መሰላትና እንግዲህ እረ አባዬ ብላ ተጣርታ አቤት ሲላት። አባ ብዙነህ። ባቄለውን ዘርዘር ቆልታችሁ ነው መዝራት ያለባችሁ ቀኑ ስላለፈበት ቶሎ አይደርስም ብሏል። እና ቆልቼ ላምጠው ወይ ትለዋለች? እንግዲህ የሰውዬ በመጀመሪያ ደረጃ ባቄለውን በውድ ዋጋ ነው ገዝቶ ያመጣው እና

እሺ ድምፄ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው የቤትህ ጣሪያ ምን የተሰራ ነው ይላል? እንግዲህ በመጀመሪያ ደረጃ ይሄ ቃል ማለት የአረፍተ ነገር አመሰራረት ወይም ደግሞ ቃላቱ በትክክለኛ መንገድ የተዋቀሩ ስላልሆነ ቃላቱን እኔ መልሼ አስተካክዬ በማዋቀር ይህንን ቃል የመልስ ትንታኔ እሰጣለሁ ማለት ነው። አረፍተ ነገሩ ሲስተካከል ምን መሆን አለበት? የቤትህ ጣሪያ ምን የተሰራ ነው ሳይሆን የቤትህ ጣሪያ ከምን የተሰራ ነው መሆን አለበት ምን የተሰራ ነው ሳይሆን ከምን የተሰራ ነው። ስለዚህ ማቴሪያሉ የተሰራበትን ቁሳ አካል ነው እንደ አብራራ የተጠየቀው ማለት ነው። በዚህ ጥያቄ መሰረት ስለዚህ የቤቴ ጣራ የተሰራው እንግዲህ ከተለያዩ አይነት ነገሮች ነው ያ ማለትም ምንድነው? አንደኛ ጣሪያው ከምን ይሰራል። በዋናነት ከላይ ያለው ጣሪያ ማለት ነው በቆርቆሮ ነው ቆርቆሮ ነው። ከላይ የሚሸፍነው ነገር ግን በመጀመሪያ ደረጃ ቆርቆሮ ከመቀመጡ በፊት ጣራው ላይ ብዙ ነገሮች አሉ። ማገር እንለዋለን እኛ እንግዲህ እንደ አካባቢያችን ማገር አለ አውራጅ አለ። እንደዚሁም ደግሞ ዋልታ የሚባል ዋናው ሁሉንም ነገር ማገሩንም ወራጁንም እንደዚሁም ጣራውን ሁሉ ቆርቆሮን የሚሸከመው ዋናው ወሳኙ ሴንተር ማለት መሃል አጋማሽ ላይ የሚገኘው መሃል አጋማሽ ላይ የሚገኘው ዋናውና ጠንካራው የእንጨት ክፍል ማለት ነው ዋልታ ይባላል። ከዚህ በኋላ ሌሎቹ እነዚህ ማገርም ወራጅም እና ሌሎችም ጥቃቅን የሆኑ የጣራው የቤት ክፍሎች ማለት ነው። በዚህ ላይ ነው ሁሉን ክብደታቸውን የሚያውሉት ማለት ነው። እና ይሄ በመጀመሪያ ይህንን ሁሉ ጫና መቋቋም የሚችል ሳይሰበር ለብዙ ጊዜ ማነው የሚቆይ መሆኑን ተረጋግጦ ነው። ይሄ እንጨት ወይም ደግሞ ዋልታው የሚቀመጠው ከዚያ በኋላ ወራጆቹ በትክክል በምን ልኬታቸውን ይዘው ይመታሉ ይዋቀራሉ። ከዚያ በኋላ ወራጅ ማነው ማገር የሚባሉት ደግሞ በስፔስፊኬሽናቸው መሰረት ማለት በምን ያህል ወርድና እርዝመት ክፍተት ማገሮች ጣራዎቹ ማለት ይሄ ማገሮቹ መመታት እንዳለባቸው ባለሙያ። አላቸው ራሱን የቻለ አናፂ የሚባል ባለሙያ እሱ በደንብ ይሄንን አንፆ ካስተካከለ በኋላ ይመታሉ ከዚያ መጨረሻ ላይ ከላይ በቆርቆሮ ይለብሳል ማለት ነው። ያ ማለት ዝናብ ወደ ቤት ሰርጎ እንዳይገባ በቆርቆሮ ጣራው ጠቅላላ ጣራው በቆርቆሮ ይለብስና ከዝናብና ከብርድ እንደዚሁም ደግሞ ከፀሀይ ከፀሀይ ሀሩር ከብርድ ቁር እንደዚሁም ከተለያዩ ነፍሳትና እንደዚሁም ችግር ፈጣሪ ሌባም ሊሆን ይችላል። ከየትኛውም አይነት ችግር ፈጣሪ ሁኔታ ሁሉ በዚህ መልክ አዋቅረን ቤታችንን ጣራውን በመምታት መከላከል እንችላለን የሚል አጠቃላይ የመልስ ትንታኔ ነው ያለኝ። ከዚህም በተጨማሪ ደግሞ እንግዲህ ጣሪያው ላይ ምናልባት የተለያዩ ነገሮች አሉ። እሆ ዝም ብሎ በዘፈቀደ እንዳለ እንደፈለገ እንዳይወርድ ይህንን ውሃ ሰብስቦ በሚፈለገው ቦታ ላይ ብቻ እንዲፋሰስ ለማድረግ ራሱን የቻለ የውሃ መሰብሰቢያ ቧንቧዎች አሉ ከፕላስቲክ የተሰራ እንደዚሁም ደግሞ ገተር ይባላል ምናልባት ከ በግንባታ የተሰራ ከሆነ ቤቱ ገተር ይሰራና በዚያ ገተር አማካኝነት ውሃው ይሰበሰባል። ከዚያ በኋላ ደግሞ በፕላስቲክ ቲዩብ አማካኝነት ውሃው ተሰብስቦ በሚፈለግበት ቦታ ብቻ ፈሶ እንዲወርድ ይደረጋል ማለት ነው። እና እንደው የቤትህ ጣሪያ ሲባል እነዚህን ሁሉ አብሮ ያካተተ ነገር ስለሆነ እነዚህን ሁሉ መዳሰስ ስላለብኝ ነው። ይሄን ሁሉን ማወራና የቤቴ ጣሪያም የኔ የግሌ ቤት ጣሪያ እነዚህን ሁሉ አካቶ የያዘ ስለሆነ በዚህ ልክ ነው እያንዳንዳቸውን ጣሪያ ላይ ያሉ ዝርዝር ነገሮችን ሁሉ እያወጣሁ ስለእነሱ ጠቀሜታ እና ስለእነሱ አሰራር በዚህ ልክ ማብራሪያ እየሰጠሁ ያለው ማለት ነው። ስለዚህ እንግዲህ የቤት ጣሪያ ይሄን ሁሉ ማነው ይሄንን ሁሉ አይነት ማቴሪያል ተሸክሞ ያለ በመሆኑ እንግዲህ ለጣሪያችን ደግሞ አስፈላጊውን ጥንቃቄ ማድረግ አለብን። ያማለት ጣሪያው ብዙ ነገሮችን ከነፋስ ከፀሀይ ሀሩር ከብርድ ቁር እንደዚሁም የተለያዩ ነፍሳት ነፍሳት እየገቡ እኛን ጉዳት እንዳያደርሱ እነዚህ አሁን የገለፅኳቸው ነገሮች ሁሉ እኛ ላይ ችግር እንዳይፈጥሩብን የሚከላከልልን የቤታችን ክፍል በመሆኑ

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምስጥ ይሆናል ማለት ነው። ወደ ጥያቄው መስኮትክን ክፍት ትተዋለህ? ይላል መስኮትክን ክፍት ትተዋለህ? ይላል? በመጀመሪያ ደረጃ መስኮት ማለት ምን ማለት ነው? የሚለውን የመስኮት ስለ መስኮት ምንነት እንረዳና ከዚያ በኋላ ደግሞ ለምን ክፍት እንደማደርገው ወይም ደግሞ ለምን እንደምዘገው የራሴን የሆነ ምክንያታዊ በሆነ መልኩ ትንታኔ እሰጣለሁ ማለት ነው። ወደ ትንታኔው መስኮት ማለት በመጀመሪያ ደረጃ ቤት የትኛውም አይነት ቤት ወይም ግንባታ ህንፃዎች ሊሆኑ ይችላሉ። ሲታነፁ ወይም ደግሞ ፕላናቸው ሲወጣ እንደ አስፈላጊነቱ በተወሰነ ርቀት ላይ ቤቱ ክፍት ቦታ የአየር መግቢያ ዲዛይን ወይም ደግሞ ፕላን ይደረግለታል ማለት ይታቀድለታል ማለት ነው። በሆነ መልኩ ትንታኔ እሰጣለሁ ማለት ነው። ወደ ትንታኔው መስኮት ማለት በመጀመሪያ ደረጃ የትኛውም አይነት ቤት ወይም ግንባታ ህንፃዎች ሊሆኑ ይችላሉ። ንጹህ አየር ከውጭ ወደ ቤት እንዲገባ ቤት ውስጥ ደግሞ ምናልባት አየሩ የታመቀ ስለሚሆን ያ አየር ደግሞ ወደ ውጭ እንዲወጣ ስለዚህ ንጹህ አየር እንዲገባ ተብሎ ተፈቅ ታስቦበት የተሰራ ቀዳዳው ክፍል ማለት ነው። ያ ይሄ ቀዳዳው የቤታችን ክፍል ግን ዝም ብሎ እንደዚህ ክፍት ይሆናል ማለት ሳይሆን አስፈላጊ በሆነ ማቴሪያል ተመልሶ ይገጠማል። ግን ያ የሚገጠመው በመስታወት ሊሆን ይችላል ወይም በእንጨት መስኮት ሊሆን ይችላል ወይም ደግሞ በመስታወት መስኮት ሊሆን ይችላል ወይም ደግሞ በብረት መስኮት ሊሰራ ይችላል። እና እንደ አስፈላጊነቱ የሆነ ሰዓት እንከፍተዋለን እንደ አስፈላጊነቱ ደግሞ የሆነ ሰዓት እንዘገዋለን ማለት ነው። ሲያስፈልገን የምንዘገው መዘጋት ሲኖርበት የሚዘጋ መከፈት ሲኖርበት ደግሞ የሚከፈት የቤቱ ክፍል ነው ማለት ነው። እና በዚህም ምክንያት መስኮትህን ክፍት ትተዋለህ የምለው ለሚለው ጥያቄ ሰዓቱ አንደኛ ወሳኝነት አለው። መስኮቱን ክፍት ለመተው ምን ሰዓት ላይ ነው? ክፍት የሚተው አሁን ለምሳሌ እኛ እንቅልፍ መኝታ ክፍል ሄደን መኝታ ስንተኛ ሁሉም የቤተሰብ አባላት ማለት ነው። ወደ እረፍት ለመውሰድ ምኝታ ላይ ሲሆኑ መስኮት በምንም ተአምር ቢሆን ክፍት አይተውም ለምን ቢባል በመስኮቱ ቀዳዳ ተጠቅሞ ሌባ ሊገባ ይችላል። እንደዚሁም እኛ በእንቅልፍ ደረጃ ስላለነ እንቅልፍ ወስዶን ስለሚሆን ሌባም ሊሆን ይችላል ወይም ደግሞ ሌላ ተናካሽ ነፍሳትም ሊሆኑ ይችላሉ። በመስኮት ይገቡና እኛ ጋር ጉዳት ሊያደርሱ ስለሚችሉ በምንም ተአምር ቢሆን ማታ ስንተኛ መስኮቶች በደንብ ሁሉም ይዘጋሉ ማለት ነው። ነገር ግን ከዚህ በተለየ ሁኔታ ቤቱ እንደአስፈላጊነቱ ንጹህ አየር እንዲገባ ከተፈለገ መስኮቱ ክፍት ይደረጋል በተለይ ቀን ቀን መስኮቱ ክፍት ይውላል። ማታ ስንተኛ ግን መስኮታችንን እንዘጋለን እንገጥማለን ማለት ነው። እና እንግዲህ መስኮትን ክፍት መተው ወይም መዝጋት ጥቅሙና ጉዳቱ የሚለው በዚህ ልክ ነው ጥቅሙ ጉዳቱ ማብራሪው ማለት ነው። መስኮትስ ቤት ሲሰራ ለምንድነው? መስኮት ራሱ ታሳቢ ተደርጎ ዲዛይን የሚወጣለት ሲባል ደግሞ ይህንን ጥቅም ከመስኮቱ ለማግኘት ነው የሚል ጠቅለል ያለ ሀሳብ አለኝ ማለት ነው። አሁን ለምሳሌ ምንም መስኮት የሌለው ቤት አንድ ቤት ቢኖር እዚያ ቤት ውስጥ እንግዲህ በር ብቻ ኖሮት መስኮት ምንም መስኮት የሌለው ቤት እዚያ ውስጥ ኑሩ ቢባል እጅግ በጣም እጅግ በጣም ሲበዛ ጭንቀት ነው የሚይዘን በጣም ነው የሚጨንቅ አየሩ ራሱ የታፈነ ነው። እዚያ ውስጥ የሚኖሩ ሰዎችም ባይ ዘ ዌይ በበሽታ የተበከሉ ወይም ደግሞ በበሽታ በቀላሉ የሚጎዱ ይሆናሉ ማለት ነው። ምክንያቱም ንጹህ አየር አያገኙም። በዚያ ላይ ደግሞ አየሩ የታመቀ ነው የሚሆን ከተወሰነ ጊዜ በኋላ ቤቱ ራሱ ሽታው ሌላ ወደ መጥፎ ጠረን ይቀየራል ማለት ነው። እና ብዙ ጊዜ እንግዲህ ቤቶቻችንን ስንሰራ ተገቢ በሆነ መልኩ መስኮቶቹም እንደዚህ የመስኮት ዲዛይን እያወጣን። ለቤታችን መስኮት እጅግ በጣም ጠቃሚ የሆነ የቤት አንዱ ክፍል ነውና። የመስኮት ዲዛይን በተቻለ መጠን ጥሩ ሆኖ በባለሙያ እንዲሠራልን በዚህ አጋጣሚ እንደው ጠበቅ ያለ ምክር አዘል አስተያየት አለኝ ማለት ነው። እና ሁላችንም ቢሆን ደግሞ ጠቅለል ሳደርገው ሀሳቤን መስኮታችንን ቀን ቀን ክፍት እያዋልን ማታ ስንተኛ ደግሞ እየዘጋን እንተኛ የሚል ጠቅላላ ሀሳብ አለኝ ማለት ነው። እንግዲህ ሰዓቴ እያለቀ ስለሆነ በዚህ ርዕሰ ጉዳይ ላይ ያለኝን ጠቅላላ ጽንሰ ሀሳብ በዚህ ልቋጭና በሚቀጥሉት ርዕሰ ጉዳዮች እስከምንገናኝ ሰላም ቸር ይግጠመን

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት እንደተለመደው የከበረና ጥልቅ የሆነ ሰላም እግዚአብሔርን ለመላው የሰው ልጅ እንዲሁም ለአለማችን በሙሉ በመመኘት የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው ስራዎችን በቅደም ተከተል ታስቀምጣለህ? ይላል። እንግዲህ በመጀመሪያ ደረጃ አንድ ሰው ወደ ስራ ከመስራቱ በፊት ለሚሰራቸው ስራ ሁሉ እንደአስፈላጊነታቸው በሚፈጁት የጊዜ እርዝማኔ መሰረት እና እንደዚሁም ደግሞ በአስፈላጊነታቸው ቅደም ተከተል መሰረት። ፕራዮሪቲ ወይም ደግሞ ቅደም ተከተል ሰጥቶ ከዚያ በኋላ ደግሞ እያንዳንዱ ስራ ምን ያህል ደቂቃ ወይም ምን ያህል ሰዓት ወይም ምን ያህል ጊዜ በቀን ደረጃ በሰአት ደረጃ ሊሆን ይችላል። ወይም ደግሞ በቀን ደረጃ ሊሆን ይችላል ወይም በሳምንታት አልፎ ተርፎም በሴሚስተር ወይም በአመት ደረጃ ራሱ እቅድ ሊወጣ ይችላል። እቅድ እንግዲህ ከሰአት እስከ አመታት ድረስ የሚዘልቅ ነው። ዛሬ ላይ ቁጭ ብለን ከርሞ ይሄንን እንደዚህ እናደርጋለን የሚል ረጅም እቅድ ያለን ሰዎችም ስላለን ማለት ነው። ለምሳሌ እንግዲህ ከረጅም እቅድ ከሚባሉት ውስጥ ለምሳሌ አንደኛ ክፍል እየተማረ ያለ ሰው ከአሥራ ሁለት አመት የትምህርት ቆይታ በኋላ ወደ ዩኒቨርሲቲ እንደሚገባ የራሱ የሆነ እቅድ አለው ማለት ነው። ምክንያቱም እንግዲህ ከአሥራ ሁለት አመት ሳይማር ዩኒቨርሲቲ ሊገባ በተአምር አይችልም። ምክንያቱም የዩኒቨርሲቲ መግቢያ ፈተናን የሚፈተነው አስራ ሁለተኛ ክፍል ሲደርስ ፈተናው የሚሰጡ አስራ ሁለተኛ ክፍል ሲደርስ ስለሆነ ማለት ነው። ይሄ የረጅም ጊዜ እቅድ ይሆናል ማለት ነው። ማለትም መማር ራሱ አንድ ስራ ስለሆነ የስራ ቅደም ተከተሉ በዚህ ልክ እና። ለምሳሌ ደግሞ አንድ ሰው እንግዲህ አንድ አባወራ ቤት መስራት ቢፈልግ ቤት መስራት ስለፈለገ ዛሬውኑ ቤት አግኝቶ ዛሬውኑ ቤት ሰርቶ ነገ ቤቱን ሰርቶ የሚገባ ሰው አይደለም። ያ ማለት ምንድነው? የረጅም ጊዜ እቅድ ያስፈልገዋል ማለት ነው። ማለትም በመጀመሪያ ደረጃ የገቢ ምንጩን ቤት የሚያሰራውን ያህል የብር መጠን መሰብሰብ አለበት። ወይም ደግሞ መቆጠብ መቻል አለበት። ከወር ገቢው ሊሆን ይችላል። ሌላ ተጨማሪ ስራም እየሰራ ቤት መስራት የፈለገ ሰው በመጀመሪያ ደረጃ ቤት አንድ ቤት ለመስራት ምን ያህል የብር መጠን ያስፈልገኛል የሚለውን አውቆ። ቤት ስራ ከመጀመሩ በፊት ብር ይሰበስባል ከዛ በኋላ ያንን ቤት መቼ ጀምሬ መቼ እጨርሰዋለሁ ብሎ በጊዜ ቅደም ተከተል መሰረት ያቅድና በዚያ ጊዜ ውስጥ ስራ መስራት ማለት ነው። ስለዚህ ስራዎችን በቅደም ተከተል ታስቀምጣለህ ሲል። አንድም ስራ የምንሰራቸው ስራዎች የብዙ ጊዜ እቅዶች አሉ። እንደዚሁም የአጭር ጊዜ እቅዶች አሉ። ለምሳሌ እኔ መምህር ነኝ መምህር ከመሆኔ አንፃር ለተማሪዎች ምን የተለያዩ ኮርሶችን ለተለያየ በተለያየ የካዳሚክ ደረጃ ማለትም የትምህርት ደረጃ ላይ ያሉ አሉ ከደረጃ አንደኛ አመት እስከ ተመራቂ ድረስ ማለት ነው። ስለዚህ እስከ ተመራቂ ተማሪዎች ድረስ የምሰጣቸው የተለያዩ ኮርሶች ስላሉ ለነዚህ ቅደም ተከተል አስቀምጣለሁ። እንኳን ለነዚህ ይቅርና ለአንዱ ክላስ በራሱ መቼ የመጀመሪያውን ቻፕተር መቼ ክላስ ከስንት ሰዓት እስከ ስንት ሰዓት እጨርሳለሁ? ለምሳሌ አሁን ኢንጂነሪንግ ጂኦሎጂ ኮርስ ለአራተኛ አመት ተማሪዎች ስሰጥ ስምንት ቻፕተሮች አሉት። እነዚህን ስምንት ቻርተሮች እያንዳንዳቸውን በሴሚስተር ውስጥ የግድ ትምህርቱንም አስተምሬ እንደዚሁም ደግሞ የመመዘኛ ጥያቄዎችንም ሰጥቼ በዚያ ጥያቄ መሰረት። ተማሪዎችን መዝኜ መጨረሻ ላይ ለእነሱ ይመጥናል ያልኩትን ግሬድ ወይም ደግሞ በሳብጀክቱ ላይ ያላቸውን ጥልቅ የሆነ እውቀት ወይም ደግሞ መረዳት እመዝንና ከዚያ በኋላ ግሬድ ሰጥቼ። ተማሪዎችን ወደሚቀጥለው የትምህርት ደረጃ እንዲሸጋገሩ እፈቅዳለሁ። ወይም ደግሞ ትምህርቱን በደንብ ካልተረዱትና ፈተናውንም ማለፍ ካልቻሉ ተመልሰው በዚሁ ባቻቸው እንዲቆዩ ወይም ደግሞ በዚሁ ወይም ደግሞ በዚሁ ትምህርታቸው እንዲቆዩ አለያ ደግሞ ከትምህርታቸው ትምህርት አልቻሉም ተብሎ በዩኒቨርሲቲው ደረጃ ሊሆን ይችላል ሊባረሩ ይችላሉ ማለት ነው። ከትምህርት እና ይሄን ሳደርግ ምንድነው? በእያንዳንዷ ክፍለ ጊዜ ውስጥ ምን ኮርስ እንደማስተምር በመጀመሪያ ደረጃ ኮርሱ አለ ከዚያ በኋላ በእያንዳንዱ እለት ምን ምን ቻፕተሮችን መጨረስ እንዳለብኝ የስራ ቅደም ተከተል አደርጋለሁ ማለት ነው። ይሄ ለምሳሌ በማስተማር ደረጃ ነው። እንጂ በሌሎቹም የስራ ዘርፎች ይሄው ግዴታ የስራ ቅደም ተከተል ማስቀመጥ ተገቢ ነው ይመስለኛል። አለበዚያ የስራ ቅደም ተከተል ያላስቀመጠ ሰው የትኛውን እንደሚሰራ አያውቅም መጨረሻም ውጤታማ አይሆንም ማለት ነው። እና

እሺ ድምጽ የሚሰማችሁ ባለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው አሁን ወደ ጥያቄው? ብስክሌት ትጋልባለህ ይላል። እንግዲህ ብስክሌት ማለት ከተሽከርካሪ አይነቶች አንዷ ናት ምናልባት አሰራሯ የተለያየ ሊሆን ይችላል። አንዳንድ ብስክሌቶች እንደማንኛውም በተሽከርካሪ ማሽን እንደ ባጃጅ ወይም ደግሞ እንድ የትኛውም አይነት ምን ይባስ ጋዝ ተጠቅማ የምትሽከረከር ሳይክል አለች። በመጀመሪያ የለች ሳይክል ግን ሁለት እግር ብቻ ናት ሁለት እግር ያላት ተሽከርካሪ። ቀለል ያለች በዋጋዋም በመጠኗም ቀለል ያለች ተሽከርካሪ ማሽን ናት። እና ምንድነው የተወሰኑቱ በጣም ዘመናዊ የሆነው ብስክል ደግሞ ምንድነው? እንደ ባጃጅ ወይም ደግሞ እንደ ሚኒባስ አይነት መኪናዎች ነዳጅ እየተጠቀመች የምትሽከረከር ብስክሌት። የሚሽከረከሩ ብስክሌት አይነቶች አሉ። እንደዚሁም ደግሞ በሰው ግፊት ማለት በእግር እግር ፔዳሏን እየመጣን በፔዳሏ ስንመተው በፔዳሉ ደግሞ እንደገና እየገፋ እሷን ወደፊት እንድትሄድ ያደርጋታል ማለት ነው። እና ማለት በግፊት አማካኝነት የምት የምሽከረከሩ ብስክሌቶችም አሉ ስለዚህ አሰራራቸው ይለያያል ማለት ነው። እና ብስክሌት መጋለብ ማለት እንግዲህ ብስክሌትን ተሰቅሎ ያቺ ሁለት እግር የሆነች ተሽከርካሪ ማሽን ማለት ነው። እሷን ተሰቅሎ በእግር ፔዳሏን እየመቱ ያለማቋረጥ ማለት ነው። በቃ ምቾት ባለው መንገድ ላይ በተለይም አስፋልት በሆነ መንገድ ላይ እጅግ በጣም ምቾት አላት። ነገር ግን ምናልባትም እንደዚህ ዝም ብሎ ድንጋያማ ወይም ኮረብታማ በሆነ ድንጋይ ላይ መንገድ ላይ ያን ያህል ምቾት ላይኖራት ይችላል። እና መስክ ላይ ራሱ በጣም ነው የምትመች ይቺን ትጋልባለህ ወይ ነው ጥያቄው? በመጀመሪያ ደረጃ ብስክሌት ስለ ብስክሌት ምንነት ማብራሪያ ሰጥቻለሁ። ከዚያ በኋላ ደግሞ ብስክሌት መጋለብ ወይም መንዳት መቻሌን ወይም አለመቻሌን ነው የተጠየኩት ጥያቄ እና ብስክሌት እንግዲህ እኔ ብዙ ጊዜ ስራ ላይ ያው ጊዜን ስለማሳልፍ። ከሳምንት አንድ ቀን ወይ ሁለት ቀን እንደሆንኩኝ እንደሚያስፈልግነቱ ለአንድ ሰዓትም ሊሆን ይችላል ወይም ግማሽ ሰዓት ሊሆን ይችላል። ወጣ ብዬ ወደ መስክ እንደዚሁም በአጋጣሚ ታገኘሁኝ እዚያ መስክ ላይ ያው የሚያከራዩ ልጆች አሉ። እነሱን የነሱን ሳይክል እከራይ እና እዚያው መስክ ለመስክ ዝምዬ ትንሽ አሽከርክሬ ወይም ትንሽ ጋልቤ። ያው የሚጠበቅብኝን ክፍያ አፈጽምና ወደ ቤቴ ወይም ደግሞ ወደ እለታዊ ተግባር የመሄድ ይሆናል ማለት ነው። ስለዚህ ብስክሬት ትጋልባለህ ለሚለው አዎ ነው። ምክንያቱም ምን ያህል ጊዜ ትጋልባለህ ወይም ደግሞ መቼ መቼ ትጋልባለህ የሚል አይነት ጥያቄ ስለሌለን። እኔ በራሴ እንግዲህ የተጨማሪ ሀሳቦችን እያነሳሁኝ መጨመር እችላለሁኝ። እና ዙሮ ዙሮ ብስክሌት የምጋልበው አንደኛ የኔ የራሴ የምለው ብስክሌት ስለሌለኝ። ወደ ሜዳ ወይም ደግሞ ወደ ኳስ ሜዳ ብቅልና ምናልባት የሚያከራዩ ልጆች የሚጋልብ ሰው ካለ ብለው ሊያከራዩ ወዲያ ወዲያ ይዘዋት ስለሚመጡ። በዚህ አጋጣሚ እኔ የሆነ በቃ በአስር ብር ራሱ አንድ ሙሉ ዙር። እንድዞር የወገዛና እከራይና በዚያ በቃ ለሰላሳ ደቂቃ ሊሆን ይችላል እንግዲህ እንደ ብር የመጠን ነው። ለአስር ደቂቃ ለአምስት ደቂቃም ሊሆን ይችላል አንድ ዙርም ቢሆን ሁለት ዙር እስከ አስር ዙር ድረስ ልጋልብ እችላለሁ ማለት ነው። ባስክሌት እና ባስክሌት መጋለብ እችላለሁ ነገር ግን ምን ያህል ጊዜ ትጋልባለህ ለሚለው ብዙ ጊዜ የው ስራ ላይ ጊዜን ስለማሳልፍ ከዛም እንት አንድ ቀን ወይ ሁለት ቀን ብቻ ሊሆን ይችላል ማለት ነው። እና በጣም ደግሞ ብስክሌት መጋለብ እጅግ በጣም ነው ደስ የሚል ባይ ዘዌይ እኔ ያው ጊዜ ስለማይኖረኝ እንጂ ብስክሌት መገለብ በጣም በጣም ነው ደስ የሚለው። አእምሮን ያዝናናል በቃ የሆነ ደስ የሚል ስሜት አለው። በብስክሌት እንግዲህ ብስክሌት እየነዱስ እያሽከረከሩ ሲሄዱ ማለት ነው ብስክሌት ይጋልቡ እንደው በጣም በቃ አእምሮአችን ሁሉ ነፃ ይሆናል ከጭንቀት ሁሉ ነፃ እንሆናለን። እንደዚህም አእምሮአችን ራሱ ይታደሳል። በቃ እና በተለይ እንደው ድብር ብሎ የሚውሉ ሰዎች ተዛተ ድብርታቸው ነፃ ለመሆን ጎራ ብለው ወደ ኳስ ሜዳ ዙሩ በቀላሉ በአስር ብር በአምስት ብር። ይኸው ብስክሌት እየተከራዩ በቃ አእምሮአቸውን ነፃ የሚያደርጉ ስለሆነ ይህንን እንዲያደርጉ በዚህ አጋጣሚ ደግሞ የው ጠቃሚ የሆነ ምክሬን እለግሳለሁ ማለት ነው። እናም በድብርት በተለያየ እንደው ባል ሲሆን በተለይ ስራ በማይሰራ ቀን። ማለት የጉልበት ስራም የሚሰራ ሰው ሊሆን ይችላል ዝሮ ዝሮ እረፍት በምንሆን ጊዜ እንዲህ አይነት ስራ ማነው በብስክሌት በመጋለብ የተወሰነ መዝናናት እንድናደርግ በዚህ አጋጣሚ ራሴ እመክራለሁ ማለት ነው። ሰላም ጭርግጠመን

እሺ በአለም ዙሪያ ያላቸው የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጠው ይሆናል ማለት ነው። አሁን ወደ ጥያቄው? ሾርባ ትወዳለህ ይላል መልሱ አዎ ነው። በመጀመሪያ ደረጃ ሾርባ ማለት ምን ማለት ነው? የሚለውን ጥያቄ አንስተን ብናይ እንግዲህ ሾርባ ማለት አንደኛ የፍስክ ሾርባ ሊሆን ይችላል። ሁለተኛ ደግሞ ምናልባትም ከተለያዩ የቅጠላ ቅጠሎች ወይም ደግሞ የእጽዋት ውጤቶች የተዘጋጀ ሾርባ ሊሆን ይችላል። እና ሾርባ በአይነቱ ሁለት አይነት ነው ከስሪቱ ተነስተን ማለት ነው። ለምሳሌ የፍስክ ሾርባ የምንለው እንግዲህ ስጋቸው የሚበሉ እንስሳት አሉ። እነሱን አጥንታቸውን በመቀቀል ከአጥንታቸው ውስጥ የሚወጣውን እጅግ በጣም ጠቃሚ የሆነ ንጥረ ነገር ማለት ነው። እሱን በሾርባ መልክ ወይም ደግሞ በትኩስ መጠጥ መልክ ያዘጋጁና ያው አንደ አስፈላጊነቱ እንግዲህ ጨው ይኖረዋል። አስፈላጊ ተጨማማሪ ቅመሞች ይኖሩታል። በዚያ ልክ ይቀመምና ሾርባ የፍስክ ሾርባ የምንለው በዚያ ልክ ለመጠጥነት አገልግሎት ይውላል ማለት ነው። እና ይህ ሾርባ ደግሞ እጅግ በጣም በሽታ ፈዋሽ ነው አጥንትን ይጠግናል። እንደዚሁም ደግሞ ውስጥ ላይ እንደው ለሰውነታችን እጅግ በጣም ምቾት ይሰጣል ማለት ነው። እና እንዲህ አይነት በተለይ ሳል የያዛቸው ሰዎች በጉንፋን እንደ ሳል እንደ ወይም ደግሞ ከአቅም በላይ ማስነጠስ አይነት ነገር ህመም የሚሰማቸው ሰዎች እንዲህ አይነት ሹርባዎችን አዘጋጅተው በተደጋጋሚ ጠዋት ጠዋት ቢወስዱት ፍቱን የሆነ መድሃኒት ነውና። በዚህ አጋጣሚ እንግዲህ ሾርባ በመውሰድ እንዲህ አይነት በሽታ ላይ ታማችሁ የምትማቅቁ ወይም የምትሰቃዩ ሰዎች ይህንን በማድረግ የግል ጤንነታችሁን አስጠብቁ ወይም ደግሞ ከዚህ ክፉ በሽታችሁ ተፈወሱ የሚል። ምክር አዘል አስተያየት ወይም ደግሞ ምክር እሰጣለሁ ማለት ነው። ከዚህ በተጨማሪም ደግሞ እንደዚሁ ሾርባ ለምሳሌ ከተለያዩ የእጽዋት አይነቶች እና እንደዚሁም ደግሞ ከመኮረኒ አይነት ነገሮች ሾርባ በተለይ እንደዚህ ጥላልቅ ሆቴሎች ላይ ምግብ ስናዝዝ አብሮ ከምግብ ጋር ይመጣና ያንን ሾርባም እንወስዳለን ማለት ነው። እና ሾርባ የፍስክም አለ እንደዚሁም ደግሞ የጾም ሾርባም አለ። በስሪታቸው እንግዲህ የጾም የምንለው በጾም ሰዓት መጠቀም የምንችላቸው ሾርባዎች ከእንስሳ ከእንስሳ ተዋጽኦ ነፃ የሆነ ማለት ነው። የፍስክ ስንል ደግሞ ሾርባው ከእንስሳት ተዋጽኦ የተዘጋጀ በመሆኑ የእንስሳት ተዋጽኦ ሾርባ ነው ማለት ነው። እና በዚህ ልክ ሾርባ በአይነቱ ሁለት አይነት ይሆናል ማለት ነው። ስለዚህ በዚህ እርስ ጉዳይ ያለኝ አጠቃላይ ጽንሰ ሀሳብ ይህንን ይመስላል። እንደው ተጨማሪ ማብራሪያ ለመስጠት ያህል ደግሞ በተለይ ከሁለቱ የሾርብ አይነቶች የትኛው የተሻለ አቅም አለው ቢባል እንግዲህ የእንስሳቱ ተዋጽኦ የሆነው ሾርባ እጅግ በጣም ሲበዛ በሽታን የመፈወስ አቅም አለው ማለት ነው። አንደኛ የምንወስደው ትኩሱን ነው ትኩሱን ስንወስደው በተለይ እንደ ጉንፋን አይነት በሽታዎችን በቀላሉ ይቆጣጠርና በቀላሉ ያጠፋቸዋል ማለት ነው። እና እንዲህ አይነት ህመም ያለባቸው ሰዎች ትኩሱን በመውሰድ በተለይ ጠዋት ጠዋት ላይ ትኩስ ትኩሱን አንዳንድ ብርጭቆ ሾልባ በመውሰድ ከእንዲህ አይነት በሽታ መፈወስ መፈወስ ትችላላችሁ የሚል ምክር አዘል አስተያየቴን በዚህ አጋጣሚ ያው እለግሳለሁ እሰጣለሁ ማለት ነው። ከዚህም በተጨማሪ ደግሞ ያው ያ ያትክልት ሾልባ የተባለው በሽታ ተከላካይ ነው ያው እንግዲህ እንደነገሩ ማለት ነው። እንግዲህ ሁለቱም ሾርባዎቹ አንድም ምግብ ናቸው ሁለትም በሽታ ተከላካይ ናቸው። እነዚህን ምግብ ቤት ብቻ ሳይሆን ቤታችንም በቀላሉ እያዘጋጀን መጠቀም እንችላለን የሚል ጠቅለል ያለ ሀሳብ አለኝ ማለት ነው። እና ሾርባ ጠዋት ጠዋት ላይ በተለይ ቀለል ያለ ምግብ ስለሆነ ጠዋት ጠዋት ላይ ብንወስደው ደግሞ እጅግ በጣም ይመከራል ማለት ነው። እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝ አጠቃላይ ጽንሰ ሀሳብ ወይም ደግሞ በዚህ ርዕሰ ጉዳይ ላይ ያለኝ ትንታኔ ይህንን ይመስላል። ዳግም ደግሞ በተለያዩ የርዕሰ ጉዳዮች እየመጣሁኝ ማብራሪያ እሰጣለሁ ማለት ነው። እስከዚያው እንግዲህ ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ ማለት ነው። ሰላም ሁኑልኝ አመሰግናለሁ።